አዎ ማህበራዊ ሚዲያዎችን እጠቀማለሁ አብዛኛውን ጊዜ እንደ ፌስቡክ ቴሌግራም ዋትሳፕ ሜሴንጀር ያሉ ማህበራዊ ሚዲያዎችን እጠቀማለሁ አብዛኛውን ጊዜህን የማሳልፈውም ማህበራዊ ሚዲያዎችን በመጠቀም ነው እዛ ላይ። የተለያዩ ጓደኞች አሉኝ የተለያዩ ቤተሰቦች አሉኝ ከእነሱ ጋር አሪፍ ጊዜን ለማሳለፍ ማህበራዊ ሚዲያ በጣም ተመራጭና የምወደው ነገር ነው ማለት ነው። አብዛኛውን ጊዜ ከስራ መልስ የማህበራዊ ሚዲያ የመጠቀም ልምድ። ከስራ መልስ። ብዙ ነገሮችን ማድረግ ባልወድም ያው እረፍት ሰዓት ስለሆነ ከስራ መልስ ስልኬን ከፍቼ ማህበራዊ ሚዲያን የምጠቀም ልምድ አለኝ አብዛኛውን ሰዓት ማለት ነው። እንዴት ነው ማህበራዊ ሚዲያ የምትጠቀመው ካልከኝ? ያው ፌስቡክ እና ቴሌግራምን የምትጠቀመው ለመጻጻፍ ሲሆን። በተለያዩ እንደ ኢንስታግራም እንደ ቲክቶክ ያሉ መተግባራዎችን ደግሞ። ያው የቀልድና የተለያዩ ዘና የሚያደርጉ ነገሮችን ከስራ መልስ ከትምህርት እረፍት ለመጠቀም ያው ቲክቶክ እና ኢንስታግራም ለኔ ምቹ ናቸው ብዬ አስባለሁ። አብዛኛውን ጊዜ ደግሞ ማህበራዊ ሚዲያ ላይ መጠመር በጣም ችግርና። የተለያዩ አላስፈላጊ ነገሮችን በህይወታችን ውስጥ ይዘው ይመጣል አንደኛው ስለሰዎች ህይወት በመጨነቅ ስለሰዎች ህይወት በማሰብ የራሳችን ህይወት መዘንጋት ነው። ለምሳሌ ሁለት ጥንዶች ተፋቱ ወይም ተጣሉ ብለን የኛን ህይወት ከእነርሱ አንፃር ስናየው። ይህ በጣም በህይወታችን ውስጥ ትልቅ ለውጥ አመጣን። እነሱን ለማድነቅ እንጂ እነሱን ለመምሰል የምንጠርባቸው ነገሮች በጣም ይቀንሳሉ። በዚህም ምክንያት በህይወታችን በጣም ብዙ አሉታዊ ችግሮችን ያመጣል። ይህም ህይወታችንን ወደ አልተፈለገ አቅጣጫ የሚመራ ሲሆን በዚህ ምክንያት ህይወታችን ከላይ ወደታች እየተምዘገዘገ ይመጣል። ማህበራዊ ሚዲያን አልተቃቀማችን ላይ በጣም በጥብቅ የሆነ መመሪያ በህይወታችን ላይ ራሳችን ለራሳችን ማውጣት ያስፈልገናል። በዛም ራሳችንን ህይወታችንን መምራት አለብን። ያለበለዚያ ህይወታችንን ወደዚህ ማህበራዊ ሚዲያ ደግሞ ወደዚያ ተከፋፍሎ እኛ መሃል ቤት የማንረባ ሰው ሆነን ነው የምንቀሩት። ለእያንዳንዱ የምናደርገው ነገሮች ነገ ህይወታችን ላይ የሚፈጥሩ ተጽዕኖ ስላለ መጠንቀቅና ማሰብ ያስፈልገናል። በእያንዳንዱ ነገር ብዬ አስባለሁ። ማህበራዊ ሚዲያን ለበጎ አላማ የሚጠቀሙ ሰዎችን እንደ አርያ መውሰድ ያስፈልገናል። ለምሳሌ እንደ እርዳታ ሊሆን ይችላል። እንደተለያየ ነገር እንደ ጥሩ ነገር የሚጠቀመው እርዳታ ድርጅት ሊሆን ይችላል ሰዎችን ማገዝ ሊሆን ይችላል። የሰዎችን አእምሮ መጠበቅ ሊሆን ይችላል የተለያዩ ነገሮችን ሰዎችን መርዳት ሊሆን ይችላል። እሱን እንደዚህ የሚያደርጉትን ሰው እንደ አርያ ወስደን እነሱን እያደቀ መሆን ያህል ግን እኛን ወደ መጥፎ ነገር የሚገፉ ነን። የተለያዩ ነገሮችን የሚያደርጉ መጥፎ ነገሮችን የሚያላነሱን እንደ አርያ ከተጠቀምን እኛ ህይወታችን በትክክል አይደለንም መጥፎ ነው ሚሆነው። እነሱን እየመሰለን ነው የምንመጣው። ለማህብረተሰቡ ለሰዎች ክብር እንንቃለን ንቃት ወደ ውስጣችን ይገባሉ ይሄ ነገር ደግሞ ህይወታችንን እየጎዳው። በስራም በቤተሰብም በትዳር በልጆችም እያንዳንዱን ነገሮችን እያፈረሰብን እየጎዳን እነሱን እየመሰለን ነው ምንመጣው። ስለዚህ ማህበራዊ ሚዲያ አጠቃቀማችን ላይ ጥንቃቄ ማድረግ አለብን። ማንን ነው ምከተለው? ማንም እኔን እየመረኝ አለው? ማን ነው እኔን የሚከተለኝ የሚለውን እያንዳንዱን ነገር ማወቅ አለብን። እኛን ለሚከተሉን ሰዎች ወይም እኛን ለሚያውቁን ሰዎች ጥንቃቄ ማድረግ አለብን። እያንዳንዱ የምንሰራው ኮንተንቱን የምንሰራው እያንዳንዱ የምንጽፈው ሜሴጅ ይሁን የምናወራቸው ሰዎች እያንዳንዱን ነገሮች ከእነርሱ ጋር የምንጻጻፈው ነገ ህይወታችን ላይ የተለየ ችግርን ወይም መልካም ነገርም ወይም መጥፎ ነገርን ይዞ ሊመጣ ስለሚችል። መልካም ነገር ከመጣ እሰየው ብሎ አመስግኖ መቀበል ነው። መጥፎ ነገር ከመጣ ግን ይህንን መጠንቀቅ እና ማሻሻል ያስፈልጋል። ያው በኢትዮጵያ ባለው ህግ መሰረት ማህበራዊ ሚዲያን በልጅነት እንዳይጠቀሙ ልታገድ እንደሆነ እየተነገረ ይገኛል። ይሄ እንደ በጎ ሀሳብ ነው። የማስበው ምክንያቱም ከአሥራ አምስት አመት በታች የሆኑ ሰዎች ማህበራዊ ሚዲያ መጠቀም እንደ ወንጀል መታየት አለበት። ምክንያቱም ይሄ እነሱ በህፃንነታቸው ማየት የሌለባቸውን ነገር መስማት የሌለባቸውን ነገር። ስለተለያየ ነገር ማወቅ በነበረባቸው እድሜ ስለ ሰው መጣላትና መታረቅ እያዩ እያሰቡ እያገናዘቡ ህይወታቸውን ትምህርታቸውን የተለያየ ቤተሰቦቻቸውን መተው። መርሳት ስለጀመሩ ይሄ ደግሞ በህይወታቸው ላይ መጥፎ ውጤት እያመጣ ስለሆነ ይሄን ነገር መቋረጥ አለበት ብዬ አስባለሁ። እንግዲህ ማህበራዊ ሚዲያ ለበጎ መጠቀም። ያው ጥሩ ሰው ያደርጋል ጥሩ ነገርን እንድንቀስፍ ያደርጋል። የተለያዩ የቴክኖሎጂ የፈጠራ ስራዎችን እንድንረዳ ያደርጋል

አዎ በባዶ እግረ መራመድ በጣም ነው የምወደው። አብዛኛውን ሰዎች ጫማ አንድ ጥበቃ ብንመለከተውም አልፎ አልፎ ጫማን አውልቆ መሬቱን በባዶ እግር መንካት ልዩ የሆነ ነጻነት ስሜት አለው። ለኔ በባዶ እግር መራመድ እንዲሆን ዝም ብሎ መሄድ አይደለም ከመደር ጋር የምገናኙ ሚስጥራዊ ንግግር ነው። ዛሬም ይህ ልምምድ ስላለው ጤና ጥቅም ያው ስለሚሸጠው በጣም ብዙ አይነት ስለምንቦናዬ እረፍት በውስጡ ስላለው ትልቅ ሚስጥር በጣም ብዙ አይነት ነገሮች አሉት። አንደኛው ምንድነው? ሳይንሱ ምድር ወይም ግራውንዲንግ ይለዋል ሰውነታችን የኤሌክትሪክ ሀይል እንዳለው ሁሉም ምድሩም የራሷ ነው ተፈጥራዊ ትልቅ ሀይል አላት። በባዶ እግራችን መሬቱን ሳሩን ወይም አሸባውን በምንረግጥበት ሰዓት ከምድር የሚመጣው ነፃ ኤሌክትሪክ ወደ ሰውነታችን ይገባል። ያው ይህ ሂደት ደግሞ በሰውነታችን ውስጥ ያሉ የጭንቀት ሆርሞኖች ለመቀነስ እና የደም ዝውውርን በተቻለ መጠን ለማስተካከል እንደሚረዳ ይናገራል ሳይንሱ። ያው እኔ በባዶ እግሬ እርጥብ ሳር ላይ መራመድ በሰውነቴ ውስጥ ያሉ ድካሞችን ተክቶ ወደ መሬት የሚወርድ ነው። ያንን ቀዝቃዛና ለስላሳ ስሜት በአይኔ ሳስበው ሁሌም ደስ የሚለኝ እነ ሁሌም ባደርገው ብዬ የምመኘው ነገር። ያው በባዶ ሀገር መሄድ ለጤናችን የሚሰጠው ጥቅም በጣም ብዙ ነው። ያው የአጥንትና የጡንቻ ጥንካሬ ጫማ ስናደርግ የተወሰኑ የእግራችን ጡንቻዎች ስራ ያቆማሉ። በባዶ እግራችን ስንሄድ ግን እያንዳንዱ ትንሽ ጥንቻዎች መገጣጠሚያዎች በንቃት መስራት ስለሚጀምሩ ይህ የእግራችን ቅርጽ እንዲስተካከል ሚዛናችንን እንድንጠብቅ ስለሚረዳን። እኔ አብዛኛውን ጊዜ የማደርገው ቤት ቤት ከሆንኩ በባዶ እግሬን መራመድን እመርጣለሁ። በእግራችን ደግሞ መዳፍ ስር የተለያዩ የሰንት ክፍሎች ስላሉ የነርቭ መገጣጠሚያቸው አሉ። መሬቱን ስንረግጥ እነዚህ ነርቮች ይነቃቃሉ ወይም ለአጠቃላይ የሰውነት የጤና ትልቅ ተጽዕኖ እንዳለው ሳይንሱ ይናገረናል። በአብዛኛው ጊዜ ደግሞ ብዙ ጊዜ በባዶ እግራቸውን ተፈጥሮ ውስጥ የሚራመዱ ሰዎች የተረጋጋና ጥልቅ እንቅልፍ። እንደምተኙ ይነገራል። በዚህም ምክንያት እኔም አብዛኛውን ጊዜ በባዶ እግሬ እሄዳለሁ ይሄም ጥልቅ እንቅልፍ ስለሚሰጠኝ እኔ ራሱ አንዱ ምሳሌ ነኝ። አሁን ለምሳሌ አብዛኛውን ሰው ከረጅም የሰራ ቀን በኋላ ወይም ከባድ ጫማ አድርጎ ውሎ ቤት ገብቶ ጫማውን ሲያወልቅ የሚሰማኝ የእፎይታ ወይኔ ተገላገልኩ የሚለው ያ እጥፍ የሚሆነው በባዶ እግሬ በባዶ ብሩን ንጹሃዊ አፈር ወይም በስራ ሳር ሲረግጥ ነው። ይሄ ድርጊት ደግሞ ወደ ልጅነታችን ሳይመልሰን አይቀርም ሳስበው ህፃን እያለው አፈር መፍጨት በባዶ እግር መሮጥ ምናምን የሚያሳስበኝ ነገር ነው። ስለዚህ ለኔ በባዶ እግር መሄድ የአዋቂነት ሸክም ሳይሆን ለአፍታ አውርዶ እንደ ህፃን መሆን ማለት ነው። ያው እርግጥ ነው በባዶ እግር በሄድኩበት ሁሉ እንሂድ ማለት ሳይሆን በከተማ በአስፋልት ላይ ወይም አደገኛ ነገሮች ባሉበት ቦታ መሄድ ከጉዳት ሊያመጣ ይችላል። ለምሳሌ በጣም የሚግል ከሆነ መጥፎ ነው። እኔ የምመርጣቸው ቦታዎች አሉኝ። ለምሳሌ በጧት የይዛ የራሰ ሳር ላይ ለቀኑ አዲስ ጉልበት ስለሚሰጠኝ በጧት ቴዛ ላይ መራመድ አሪፍ ነው ብዬ አስባለሁ። ያው በባህር ዳርቻ አሸባ ላይ የእግርን የማሳጅ ስለሚሰጠን ጤንነት ይሰጠናል ማለት ነው። ነጹህ ቀይ አፈር ላይ ይሄ ደግሞ የመሬቱን ትክክለኛ ሙቀት እንድንሰማ እንድናውቀው። ይኸው በአጠቃላይ በባዶ እግር መራመድ ለኔ ጤናን የምጠብቅነትን እና አእምሮዬን የማሳርፍበት በጣም ቀላሉ መንገድ ነው። ጫማዬን ሳወልቅ ከምድር ጋር ያለኝ ግንኙነት ሀ ብሎ የሚጀምርበት እዛ ቦታ ላይ ነው ማለት ነው። ያ ደግሞ የውስጥ ሰላሜን ይሰጡኛል። ምናልባት አብዛኛውን ሰዎች ይሄኛውን ሰላማቸውን ስላላገኙ ይሆናል። የሚነጫነጩት። እኔም ይሄንንም ጥቅም ግን አብዛኛውን በጤዛ ላይ ስንራመድ በጧት ጤዛ ላይ ስንራመድ የተለያየው እንስሳቶች ስለሚኖሩ ያ ነገር እንጃን ሊጎዳን ስለሚችል መጠንቀቅና በትክክል እያዩ አስተውሎ መራመድ ያስፈልገናል ማለት ነው። በዚህም ጉዳይ አብዛኛውን ችግር ችግራችንን እንቀርፋለን ማታ ማታ አሪፍ እንቅልፍ ለመተኛት ቀን ቀን ደግሞ አሪፍ። ሀይል አግኝተን ወደ ስራ ወደ ትምህርት በተለያየ ቦታ ልሄድ በባዶ እግር ጤዛ ላይና ማታ መታ ቀይ አፈር ላይ መራመድ ያስፈልጋል ብዬ አስባለሁ። እኔም የማደርገው ይሄ ነው። ብዙ ልምድ አለኝ በባዶ እግር በመራመር ማለት ነው። ግን በአስፋልት ላይ ሲሆን የአስፋልቱ ሙቀት ሊሆን ይችላል የአስፋልቱ አለመመቸት ሊሆን ይችላል። ይህንን ነገር

አዎ እይዛለሁ። የድሮ ፎቶቼ በታላቅ ጥንቃቄ ነው እምይዛቸው። ያው ከልጅነቴ ጀምሮ ስወለድ ጀምሮ ቤተሰቦቼ ያነሱኝ ፎቶች አሉ በብዛት ማለት። የድሮ ፎቶች በታላቅ ጥንቃቄ ነው እምይዘው። ዛሬ ላይ ቆሜ ወደ ኋላ ስመለከት ትላንት የነበርኩበትን ማንነት የሳኩባቸው ቀናት፣ አብሮኝ የነበሩትን ሰዎች የሚያገኝባቸው በእነዚህ መስሎች ውስጥ ነው። ያው ለኔ ፎቶግራፍ ማለት ጊዜን ለአፍታ አቆመ በሳጥን ውስጥ የማስቀመጥ ጥበብ ነው ብዬ ነው የማስበው። አለም ትለወጣለች፣ እኛም እናድጋለን፣ ሰዎችን እናጣለን፣ ፎቶ ግን ሳይለወጥ ባልበት ይቆያል። ዛሬ ስለድሮ ፎቶዎች ያመለካከት የቀየረው ምንድን ነው? የዘመናዊነት ነው። ያው አብዛኛውን ዘመናዊ ሰው ፎቶ ይይዛል፣ ግን የድሮው ሰው ፎቶ ካለው የቴክኖሎጂ እጥረት አጻር የመያዝ አቅሙ በጣም ትንሽ ነው የሚሆነው። እኔ ከሚደንቀኝ የምድር ላይ ከተሰሩ ቴክኖሎጂዎች መሃከል የፎቶግራፍ የአሰራር የካሜራ አሰራር ነው። ይህ የተለየ አስተሳሰብ እንዲኖረኝ አደርጓል። እያንዳንዱ የድሮ ፎቶ የራሱ የሆነ ታሪክ አለው። ለምሳሌ የልጅነት ፎቶዬን ሳይ በውቅቱ ምን እንደምለብስ አይ ነበር። ፀጉሬን እንዴት እንደነበረ። የዛሬው ማንነቴ ከመቼው እንደጀመረ እረዳለሁ። የናቴ እና ያባቴን የወጣት ፎቶ ስመለከት ደግሞ የነሱ ህልም ጥረት አያለው። የነሱ ታሪክ የኔም ታሪክ እንደሆነ ይሳማኝ። የድሮ የአዲስ አበባ ወይም ያደኩበትን ሰፈር ፎቶ ሳይ ደሞ ህይወት እንዴት እንደተቀየረች አስተውላለሁ። ፎቶዎች የትውልድ ድልድዮች ናቸው። ያው አሁን ባለነብት ዲጂታል ዘመን በሽዮዎች የሚቆጠሩ ፎቶዎችን በስልካችን እንይዛለን ወይም እናነሳለን። ነገር ግን ድሮ በፊልም ካሜራ የሚነሱ ፎቶዎች ልዩ እና ክብድት አላቸው። ድሮ ፎቶ ተነስተን ያው ፊልሙን ታጥቦ እስኪመጣ ድረስ የምንጠበቀው በጉጉት ነበር፣ ራሱ ትልቅ ትዝታ ነበር። እያንድ አንዱ ፎቶ በጣም ውድ ነበር፣ ምክንያቱም እንደ ዛሬው በፈለገን ቁጥር በነጻ በእጅ ስልካችን የምናነስው ዛሆን ፎቶ ቤት ሄደን ነበር በፎቶ የሚንነሳው ማለት ነው። የድሮ ፎቶች ላይ ያለ አቀማመጥ ፈገግታችንን በዙሪያ ያለው ድባብ እውነተኛ ነው፣ ምንም አይነት ፊልተር ማስተካከያ የላቸውም። ያ ደግሞ እውነተኛን ትክክለኛ ውበታችንን እንድናቅ ያረገናል ማለት ነው። ያው እኔ ፎቶችን በሁለት መንገድ ነው እምይዘው። በመጀመሪያ በወረቀት የተያተመውን ጥንቃቄ በተሞላበት እና እርጥበት በማይነካበት አልበም ውስጥ አስቀምታቸዋለሁ። ያንን አልበም ገልጦ ማየት እና የፎቶውን ወረቀት በእጅ መንካት የሚሰጠው ስሜት በስክሪን ከማየት ጋር አይነጻጽረም። ለኔ በጣም ትልቅ ቦታ ነው ያላቸው። በሁለተኛ ደረጃ ደግሞ የቆዩትን እና ሊበላሹ የሚችሉትን ፎቶዎች ወእስካን አስደርግዬ በስልኬ በዲጂታል መንገድ አስቀምታቸዋለሁ። ይህ ደግሞ ፎቶቼ ለልጆቼ አሳያ አለው። ለልጆቼ ብቻ ሰይሆን ለልጅ ልጆቼ ሳይቃሩ እንዲተላለፉ ዋስትና ይሆናል። ፎቶውን መጠበቅ ማለት ትዝታን ከመጥፋት ማዳን ነው ብዬ ነው የማስበው። አንዳንዴ ህይወት ስታስጨንቅኝ ወይም በስራ ስወጠር ወደ ኋላ ተመልሼ የድሮ ፎቶዎችን ማየት ትልቅ ሰላም ነው የሚሰጠኝ። ያለፍኩበትን ፈታኝ መንገዶች፣ የተቋረጡ የፍቅር እና የተለያየ ግንኙነቶች፣ የተሳኩ ህልሞችን፣ ሳስብ ይህም ያልፈል የሚል ብርታት አገኛለሁ። የድሮ ፎቶዎች አንተ ብዙ ነገር አለፈህ እዚህ መድረሴ በጣም ነው የሚገርመኝ ብዬ እንድናገር ይረዳኝል። ያው የድሮ ፎቶ መያዝ ማለት ያለፈውን ጊዜ አጠብቆ መያዝ ሳይሆን ለማንነቴ መሰረት የሚሆኑትን ትዝታዎች ማጠናከር ብዬ ነው ማስበው። ፎቶዎች ድምጽ የሌላቸው ታሪክ ነጋሪዎች ናቸው። ያው እኔ ምን አልባት ቁምሳጥን ውስጥ የተረሱ ፎቶችን ዛሬ አውጥቼ ሳያችው የሚሰማኝ እንደዚህ አይነት ስሜት ነው። ያው ደስ የሚለው ነገር በልጅነቴ ያስቀመጡልኝ ወዳጆቼ ወይም ቤተሰቦቼ እነሱ ናቸው። እንደዚህ አፌን ሞልቼ ዛሬ ስለ ፎቶግራፍ እንድናገር የረዱኝ ወይም ያገዙኝ ማለት ይቻላል። ያው እነሱ ባያስቀምጥሉኝ ባይረዱኝ ስለ ፎቶግራፍ ማቀው ነገር የለም ውይም እስከውን በቁጭት ውስጥ ምን አለ በኖረኝ ብዬ እየተናገርኩ ነበር የምኖረው። አብዛኛውን ጊዜ እንደዚህ አይነት ትውስታ ወይም እንደዚህ አይነት ነገር ሲመጣ ማስተዋሻ መያዝ አይችሉም ነበር የቅድሞ ቤተሰቦቻችን። አሁን ግን እድሜ ለዘመኑ ቴክኖሎጂ እያንዳንዷን ነገር በስልካችን ካሜራ እናነሳለን እንቀርጻለን፣ ዲጂታልይዝድ እናረጋለን። ይህ ደግሞ ካለው የሀይል አቅርቦት ጋር በጣም ተመጣጣኝ እና አስፋ